ወደ ስራ በሰአቱ ትደርሳለህ? ወደ ስራ በሰአቱ ትደርሳለህ ለሚለው ጥያቄ። በስራ ላይ በሰአቱ እደርሳለሁ እንዲሁም በስራ ሰዓት ላይ ቶሎ የመድረስ አባዜ አለኝ። ከቻልኩኝ ከስራ ሰዓት በፊት ነው ቀድሜ መገኘት የምፈልገው ካልቻልኩኝ ደግሞ በሰአቱ እገኛለሁ ማለት ነው። እንግዲህ ይሄ የሚሆንበት ምክንያት አንድ ሰው ስራ በሚሰራበት ሰዓት የስራ ስነ-ምግባር ወይም የስነ የስራ ባህሪ የሚባሉት ስነ-ስርዓቶች አሉ ማለት ነው። የመጀመሪያው ምንድነው እንግዲህ ጊዜ ማክበር ነው ጊዜ ማክበር ነው ማለት ነው ፓንክቿሊቲ የሚባለው ነው። ጊዜን ማክበር ማለት አንድ ሰው መግባት ካለበት የስራ እሱን ቀድሞ መግባት አለበት ወይም በዛ ሰዓት መድረስ አለበት ማለት ነው። ስለዚህ ይሄኛው ከስራ ስነ-ምግባሮች መካከል የመጀመሪያው ቅድሚያ ሊሰጠው የሚገባው ነው ማለት ነው። እንግዲህም አንድ ድርጅት ወይም አንድ አንድ ድርጅት ወይም አንድ ካምፓኒ ሰራተኞቹ የመንግስት ወይም የግል ድርጅት ሊሆን ይችላል። ሰራተኞቹ በሳሳት ተገኝተው ለሚሰጣቸው ስራ አላማ በስነ ስርዓት መስራት አለባቸው ማለት ነው። በሰአት ተገኝተው ይሄን ማለት እንግዲህ ፓንክቿሊቲውን ሰዓትን ማክበር ከታማኝነት እንደ ሀቀኝነት ስራን ማክበር በአግባቡ ሰዎችን ማክበር በስራ ቦታ ያሉትንም ከስተመሮችንም ደንበኞችን ማክበር የሚል የሚያጋጥመን

ማታ ማታ ምን አይነት ድምጽ ትሰማለህ? ማታ ማታ ምን አይነት ድምጽ ትሰማለህ የሚል ጥያቄ ነው የተጠየቀው። እንግዲህ ምሽት ላይ ብዙ አይነት ድምፆችን እንሰማለን ይህም የሚሆንበት ምክንያት ማለት ነው። እንግዲህ አንድ ሰው ምሽት ላይ ሊሰማቸው የሚችላቸው ድምጾች በጣም ሃይሊ ብዙ ድምፆችን የመስማት ባህሪ ያለን ምሽት ላይ ምክንያቱም ምሽት ላይ ሁሉም ነገር ድምፁ ይቀንሳል ማለት ነው። ለምሳሌ ቀን ላይ የምንሰማቸው ድምጾች እንደዚህ በየስራ ቦታው የሚኖሩ የሚወጡ ድምጾች ለምሳሌ በእንደዚህ ብረታ ብረት በሚሰሩ ሰዎች የተለያዩ ፋብሪካዎች የተለያዩ የድርጅቶች ማሽነሪዎች እነሱ ድምጽ ስለሚያቆሙ ማለት ነው። ምሽት ላይ እያንዳንዱ ሰው እንዲሁም ደግሞ ቀን ላይ የሚኖረው የሰው የህዝብ መጨናነቅ እንቅስቃሴዎች ስለሚኖሩ የእነሱ ድምጾች ስለሚቆሙ ምሽት ላይ ብዙም እንቅስቃሴ በማይኖርበት ሰዓት ብዙ ድምጽ የመስማት ቻንስ አለን ማለት ነው ያ ማለት ሁሉም ሰው ስራ ስለሚያቆም ማለት ነው። ስለዚህ በምሽት ላይ ከምሰማቸው ድምጾች መካከል የተለያዩ ያውሬዎች ይሁን የእንስሳት ድምጽ ነው ማለት ነው የእንስሳት ድምጽ በጉልህ በአብዛኛው ቦታዎች የሚሰማ ድምጽ ነው

በስራ ቦታ ጓደኛ አለህ በስራ ቦታ ጓደኛ አለህ እንግዲህ በስራ ቦታ ጓደኛ አለኝ በስራ ቦታ እንግዲህ ጓደኛ ማንኛውም ሰው ጓደኛ ያበጃል ምክንያቱም በሚል ለሚገጥማቸው እያንዳንዱ ነገሮች የሰው ልጅ ነውና ማንኛውም ሰው በስራ ቦታም ልሆን ይችላል ከስራ ውጭም ልሆን ይችላል ለተለያዩ ለሚገጥሙት ነገሮች እንዲያግዘው እነዛን ነገሮች ለመፍታት ሚገጥሙትን ችግሮች በሄደበት ሁሉ ቦታ አሁን ላይ የሚገጥሙትን ችግሮች እንደ አጋዥ ሆኖ እንዲፈታቸው የግድ ጓደኛ ያስፈልገዋል ማለት ነው። ስለዚህ በስራ ቦታ ጓደኛ አለኝ እኔ እንግዲህ የኔ ስራ ትምህርት ነው መማር ነው ተማሪ ነኝ ስለዚህ ትምህርት በምማርበት ሰዓት እንግዲህ ጓደኛዬ በተለያዩ ነገሮች ያግዘኛል። የተለያዩ አሳይመንቶችን በምንሰራበት ሰዓት ጓደኛዬ ጓደኛዬ እነዛን አሳይመንቶች በደንብ ሰርተን ውጤታማ ሆነን አሪፍ ውጤት እንድናመጣቸው እንድናመጣ ይረዳኛል ማለት ነው። እንዲሁም ደግሞ ፈተና ከመድረሱ በፊት አብረን እያጠናን የተለያዩ ጥያቄዎችን አብረን እንድንሠራ እኔ ያልገባኝን ነገር ግልጽ አድርጎ እሱ ያስረዳኛል እሱ የገባውን ነገር ማለት ነው። እኔ የገባኝን ነገር ደግሞ እሱን በደንብ አስረዳዋለሁ ማለት ነው። ስለዚህ እሱን አብረን እንድንሠራ ጓደኛ የግድ ያስፈልጋል ማለት ነው። እንግዲህ ጓደኛ በስራ ቦታ ብቻ አይደለም ልወሰን የሚችለው የሰው ልጅ በተለያዩ ቦታዎች ጓደኛ ልኖረው ይችላል በስራ ቦታ ልሆን ይችላል ሰፈር ላይ ልሆን ይችላል ጓደኛ ልሆን የሚችለው ስለዚህ በሰፈር ላይ ለምሳሌ አብሮ አደገ የሚባል ጓደኛ ይኖራል አብሮ የሚያድግ የተለያዩ ነገሮችን ቻይልድ ውድ ላይ ወይም በልጅነቱ ያሳለፈ ይኖራብን ስለዚህ እሱ ጓደኛ ነው ማለት ነው። በስራው ቦታም ሆነ በእንትን ጓደኛ አለኝ ማለት ነው። ይሄም ብዙ ነገሮችን እንድፈታ ችግሮች ይፈጠሩብኝ ደግሞ ብቻዬን እንዳልሆንኩ ከእሱ ጋር ሆኜ የተለያዩ ችግሮችን እየፈታሁ ውጤታማ ሆኜ እንድቀጥል አድርጎኛል ማለት ነው። ስለዚህ እሱ በስራ ቦታ ጓደኛ አለኝ

ጠዋት ምን ትበላለህ? ጠዋት ላይ የምበላው እኔ ብዙ ጊዜ ቁርስ ላይ የምትጠቀማቸው ምግቦች ሩዝ አለ ሩዝ በዋናነት እጠቀማለሁኝ ማለት ነው። ሩዝ እጠቀማለሁኝ ከዛ ዳቦ ዳቦ በሻይ እጠቀማለሁኝ ማለት ነው ከሻይ ጋርም ሊሆን ይችላል ከጉና ጋርም ሊሆን ይችላል እሱን እጠቀማለሁኝ ማለት ነው። ስለዚህ ለቁርስ እነሱን እጠቀማለሁ እንዲሁም ደግሞ ፍርፍር ፍርፍር እጠቀማለሁ እንጀራ ፍርፍር ላይ ጠዋት እሱን እጠቀማለሁ ማለት ነው ያ ማለት በጣም ሰውነት ለሰውነት በጣም አሪፍ ነው ማለት ነው እንግዲህ። ሰው ልጅ በቀን አራቴ ነው ምግብ መመገብ ያለበት የመጀመሪያው ይህን ቁርስ ነው እንግዲህ ቁርስ የግድ መመገብ አለብን ቁርስ በምንመገበት ሰዓት ከቁርስ በፊት የምንሰራቸው ስራዎች አሉ ለምሳሌ ፊዚካል ፊትነስ ስራዎች ቦዲ ቦልዲንግ የተለያዩ ፊትነስ እንቅስቃሴዎችን ልናደርግ እንችላለን ስፖርታዊ የሆኑ እንቅስቃሴዎችን ልናደርግ እንችላለን የተለያዩ ስራዎችን ልንሰራ እንችላለን እነሱን ስንሰራ ጉልበት ልናወጣ እንችላለን ማለት ነው። ጉልበት ስናወጣ እንግዲህ ያንን ጉልበት የምንተካበት የራሱ ኢነርጂ ጌን የምናደርግበት ጉልበት የምናገኝበት ምግብ ያስፈልጋል ማለት ነው ላወጣነው ሀይል ወጪ ላደረግነው ሀይል ተመጣጣኝ የሆነ እኛ ምግብ መመገብ አለብን ማለት ነው። ያወጣነውን ሀይል ለመመለስ ከሰውነታችን የወጣውን ሀይል ለመመለስ ስለዚህ ምግብ ቁርስ በአንዳንድ ለዚህ ይጠቅማል ማለት ነው ስለዚህ ቁርስ አንድ ሰው ቁርስ የበላ ሰውና ቁርስ ያልበላ ሰው እኩል ውሎ አይኖረውም። ያ ማለት በስራ ቦታ ከዛ ቁርስ ከበላ በኋላ ከወጣ በኋላ ስራው ወጣ ከሄደ በኋላ የሚያሳየው እንቅስቃሴ እና ከዛ በፊት የሚያደርገው ሳይመገብ የሚያደርገው እንቅስቃሴ እኩል ላይሆን ይችላል እኩልም አይሆንም ምክንያቱም ውጤታማ የመሆኑ ውጤታማ የመሆኑ ሚስጥር ቀኑን ሙሉ እንዲሰራ ሊያደርገው የሚችለው ምግብ ሳይንስብ ሊያደርገው የሚችለው ቁርስ መመገቡ ውጤታማ እንዲሆን ያደርገዋል ማለት ነው። ስለዚህ ቁርስ ላይ ወይም ጠዋት ላይ ነው የምጠቀመው የተለያዩ ምግቦችን ነው ከመጠጦች ደግሞ ጁስ እጠጣለሁ ማለት ጁስ እጠጣለሁ ማለት ነው። ጁስ በጣም ነው በጣም ቅዝቃዜ እንዲሰማን የሚያደርግ አሪፍ የሆነ ምግብ ነው ጠዋት ላይ። ሶ እሱን እጠቀማለሁ እንግዲህ እነዚህን ምግቦች በመዘከተ ተጠቀምኩ በኋላ ስራ ሲሄድ አሪፍ የሆነ ጉልህ ይኖረኛል ማለት ነው ፕሮዳክቲቭ የሆነ ደይውል ውጤት የሚሆነ ቀን ጥሩ ውጤት ያስመዘንከንኩበት በስራዬ ሊሆን ይችላል። በትምህርት በትምህርታችን ሊሆን ይችላል እንዲሁም ሰዎችን በመርዳት ሊሆን ይችላል በተለያዩ ውድድሮች ሊሆን ይችላል ውጤታማ እንድንሆን የምናደርግበት ነው ማለት ነው። ስለዚህ አሪፍ ነው ጠዋት ላይ

ቅጽል ስም አለህ? ቅጽል ስም አለህ? እንግዲህ ለዚህ ጥያቄ ቅጽል ስም የትኛውም ቦታ በተለያዩ ቦታዎች ልናገኝ እንችላለን። ቅጽል ስም ሊወጣልን ይችላል። ስለዚህ የእኔ ቅጽል ስም አለኝ ቅጽል ስሜ ታደሰ ይባላል። ትርጉሙም እንግዲህ የታደሰ አዲስ ነገር የድሮ አሮጌውን ነገር በቃ ማለት ትርጉም

ከስራ ሰዓት በኋላ ትሰራለህ? ከስራ ሰዓት በኋላ ብዙ ጊዜ እሰራለሁ እሱን የምሰራበት ምክንያት ምንድነው ኦቨርታይም የምንሰራበት ምክንያት ብሬክ እረፍት የእረፍት ጊዜ ለመጨመር ነው ማለት ነው። እኛ ካምፓኒ ላይ ወይም እኛ ድርጅት በምሰራበት ስራ ላይ እኛ አካባቢ የእረፍት ጊዜ የሚሰጠው ኦቨርታይም በሰራነው ስራ

ማዕድን ትጠቀማለህ ማዕድን ትጠቀማለህ? ለሚለው ጥያቄ ማዕድን እጠቀማለው ማዕድን የምጠቀመው እንግዲህ ማዕድኖች ብዙ ጥቅማ ጥቅም አላቸው የመጀመሪያው ማዕድን ጥቅሞች ለጌጣጌጥነት ይውላሉ ማለት ነው። ለጌጣጌጥነት ሲውሉ በጣም አሪፍ ናቸው በዛ ላይ ደግሞ ውድ ናቸው ስለዚህ እኔ ማዕድን እጠቀማለው። እኔ የምጠቀመው ማዕድን ወርቅ ነው። ወርቅ በጣም አሪፍ የሆነ እይታ ከሰዎች ዘንድ እንዲኖረን ውበታችን እንድንጨምር ያደርጋል ማለት ነው።

የቅጥር ሂደት እንዴት ነው? የቅጥር ሂደት እንዴት ነው እንደሚለው ጥያቄ እንግዲህ በሀገራችን በኢትዮጵያ የቅጥር ሂደቱ አሪፍ ሚባል የቅጥር ሂደት የለም። ኢትዮጵያ ውስጥ በጣም በጣም በሚሊዮን የሚቆጠሩ ስራ ፈላጊዎች በየአመቱ ከተለያዩ ዩኒቨርሲቲዎች ይመረቃሉ ማለት ነው። ኢትዮጵያ ውስጥ ለምሳሌ ወደ አርባ ስምንት ወይም አርባ ዘጠኝ የሚጠጉ ዩኒቨርሲቲዎች አሉ ማለት ነው በዋናነት መጥቀስ ከቻልን ባህርዳር ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ድሬደዋ ዩኒቨርሲቲ፣ ሐረማያ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ እያለ እስከ ወደ አርባ በዘጠኝ ሚደርሱ ዩኒቨርሲቲዎች አሉ። እንግዲህ በአመት በሺዎች የሚቆጠሩ ተመራቂ ተማሪዎችን ያስመርቃሉ ማለት ነው። እነዚህ በሚጀምሩበት ሰዓት ማለት ነው እንግዲህ ይሄን ብዙ ተማሪ ከመመረቁ አኳያ ያለው የቅጥር ሂደት ወይም የስራ የማግኘቱ ሂደት ተማሪዎች ላይ ብዙ ጊዜ ከእነሱ በሚታየው ዳታ በሚሰበሰበው መረጃ መሰረት ብዙ የቀጠር ሂደት እንደሌለ የሚያሳይ ነው ማለት ነው። ከዛ እነዚህ የተመረቁ ተማሪዎች በየአመቱ የራሳቸውን ግል ስራ እንደሚጀምሩ እንዲሁም ደግሞ ባልተመረቁበት የስራ ፊልድ ለምሳሌ መካኒካል ኢንጂነሪንግ የተማሩ ሰዎች ኢትዮጵያ ውስጥ ሆቴል ኢንደስትሪ ውስጥ ሲሰሩ እናገኛችኋለን። የተማሩ ሰዎችን ሆቴል ኢንዱስትሪ ውስጥ ሲሰሩ፣ ቱሪዝም ኢንዱስትሪ ውስጥ ሲሰሩ ልናገኛቸው እንችላለን። እንዲሁም ደግሞ ኢኮኖሚክስ የተማሩ ተማሪዎችን ፖለቲካል ፖለቲካል ጉዳዮች ላይ መሀበራዊ ጉዳዮች ላይ ላይ ማለት ነው። ስለዚህ በዚህ ምክንያት እንደዚህ በዚህ ባለው ሁኔታ ምክንያት የቅጥር ሂደቱ በጣም ከባድ እና አስጊ ሁኔታ ላይ የሚገኝ ማለት ነው እንግዲህ የማዕበራዊ ጉዳዮች ሚኒስተር ወይም እንግዲህ በየአመቱ የተለያዩ ስታቶችን ያወጣል ማለትነው እሱ ባወጣው መሰረት በኢትዮጵያ ብዙ የስራ ፈላጊዎቹም የቅጥር የሚፈልጉ ሰዎች እንዳሉ የሚያሳይ ነው ማለት ነው። ይሄንን በማስመልከት የስራ እና ክህሎት ሚኒስተር ከተለያዩ የውጭ ሀገሮች ጋር ኢምባሲዎች ጋር በመነጋገር የተለያዩ የቪዛ የወርክ ቪዛ ፕሮሰሶችን እያሰራ ይገኛል ማለት ነው ወርክ ቪዛ ፕሮሰሶችን እነዚህ ስራዎች እንግዲህ ስምምነቱ ላይ የሚያካትተው ምንድነው የክህሎት ሚኒስተር የራሱ ሙያና ክህሎት ሚኒስተር ስራና ክህሎት ሚኒስተር የራሱ የሆነ መመዘኛ መስፈርት አውጥቶ ተማሪዎችን ከመለመለ በኋላ ወደነእዛ ሀገሮች የማድረስ እና እነዛ ሰዎች ምልመላውን ያለፉት ሰዎች ደግሞ የስራ ቅጥር ሂደት እንዲያገኙ የማድረግ ስራ ነው እየሰራ የሚገኘው ማለት ነው። ስለዚህ ይሄ የስራና ክህሎት ሚኒስትር አሪፍ ስራ እየሰራ ነው የሚደነቅ ነው ማለት ነው። ሊበረታታ የሚገባው ስራ እየሰራ ይገኛል ስለዚህ የቅጥር ሂደቱ እንዴት ነው ካለን ግን አንድ ሰው ተቀጥሮ ሲሰራ ምን ምን ነገሮችን ነው ሊያጣ የሚችለው የሚለውን እንይ አንድ ሰው ተቀጥሮ የሚሰራበት ሰዓት የመጀመሪያው ምንድነው ጊዜውን ነው ጊዜውን ሰውቶ ነው ሚሰራ ማለት ነው ስለዚህ የሰው ልጅ እንግዲህ እዚህ ምድር ላይ ከማንኛውም ሰው ጋር እኩል እንደማንኛውም ሰው የተሰጠው ጊዜው ነው ማለት ነው። ለሁሉም ሰው ሃያ አራት ሰዓት ይሰጠዋል ለማንኛውም ሰው ሃያ አራት ሰዓት ይሰጠዋል ማለት ነው። ስለዚህ ያን ሰዓት የመጠቀም ነው ስለዚህ ጊዜውን ሰውቶ ይጠቀማል ማለት ነው። ሁለተኛ ጉልበቱን ነው ማለት ነው ጉልበቱን በሚሰዋበት ሰዓት ጉልበቱን በሚጠቀምበት ሰዓት እንግዲህ ያ ሰው ጊዜና ጉልበቱን ሰውቶ ቅጥር ተቀጥሮ ነው ማለት ነው በሰላሳኛው ቀን ደሞዝ ሊያገኝ የሚችለው ማለት ነው ወይ ስምምነት በፈጸመበት ቀን ደሞዝ ሊያገኝ የሚችለው ማለት ነው። ስለዚህ ደሞዝ የምንለው እንግዲህ የደም እና የወዝ ቅልቅል ነው ማለት ነው። ስለዚህ ደምና ወዝ የሚሉ ቃላቶች ተደምረው ነው ደሞዝ ሊሰጠን የሚችሉት ስለዚህ የቅጥር ሂደቱ በጣም አሳሳቢ ነው ማለት ነው እንግዲህ በአለም አቀፍ ደረጃ ካሉ ህዝቦች መካከል እንግዲህ አለማችን ላይ ካሉ ህዝብ መካከል እንግዲህ ዘጠና አምስት ፐርሰንት የሚሆነው ወይ ዘበን እንግዲህ ቀጥሮ ተቀጥሮ ለተለያዩ ድርጅቶች ተቀጥሮ መቀጠር ማለት እንግዲህ ለአንድ ድርጅት ጊዜና ሰውነቴን ጊዜና ጉልበትን ሰውቶ ደሞዝ በመጨረሻው ቀን ደሞዝ መቀበል ሲሆን ራስን መቅጠር የምንለው ደግሞ ራስን የራሳችን የሆነ ቢዝነስ ኦን የምናደርገው ትንሽ ቢዝነስ ማት ነው ለምሳሌ ሱቅ ሊሆን ይችላል የተለያየን ኦን የሚያደርግ ሰው ማለት ነው ስለዚህ የህዝብ ቁጥር ዘጠና አምስት ፐርሰንት የሚሆነው ህዝብ እንግዲህ ራስን ቀጥሮና ተቀጥሮ የሚኖር ነው ማለት ነው እንግዲህ ይሄን በጣም በጣም የሚገርም ስታስቲክስ ነው ማለት ነው በተቃራኒው ግን አምስት ፐርሰንት የሚሆኑት የአለማችን ህዝቦች ደግሞ ቢዝነስ ኦነር እና ኢንቨስተ

የድርጅት ዝግጅቶች ትሳተፋለህ? የድርጅት ዝግጅቶችን ትሳተፋለህ? ለሚለው ጥያቄ ብዙ ጊዜ ድርጅቶችን በሚያዘጋጅባቸው ዝግጅቶች እሳተፋለሁ። የሚሆነው እንግዲህ ድርጅቶች የላይ ውጤታማናታቸውን ለመጨመር አትራፊነታቸውን ለህዝቡ ግልጽ ለማድረግ እና ወደፊት ያላቸውን አላማ እንትን ለማለት የሚያቀርቡት ስለሆነ ብዙ ጊዜ እነሱ በሚያደርጓቸው ስብሰባዎቹ ወይም ሚቲንጎች እሳተፋለሁ ማለት ነው። ስለዚህ ብዙ ጊዜ እንሳተፋለን

በቤትህ ልዩ የሆነ መቀመጫ አለ ቤትህ ላይ ልዩ የሆነ መቀመጫ አለ ለሚሉት ጥያቄ አለኝ። አዎ እኔ ብዙ ጊዜ ፋብራይት የሆነ ወይም የምቀመጥበት ቦታ አለኝ ማለት ነው። የራሴ የሆነ ኮርነር ላይ ያለኝ ከጫፍ አለኝ ማለት ነው። እሱ እሱ ጊዜ አለኝ የራሴ ወንበር ነው አዘወትራለሁ የራሴ ወንበር መቀመጫ አለኝ ማለት ነው

ቤተሰብ ምን ያህል ጊዜ ይሰበሰባ? ቤተሰብ ሁሌ እንሰበሰባለን ሁሌ የምንሰበሰበው ሁሉም ሰው ስለዋለበት ምን ሲሰራ እንደዋለ እቅድ ያቀርባል ምሽት ላይ ሪፖርት ያደርጋል ማለት ነው። ስለዚህ ሪፖርት ለማቅረብ የዋልንበትን ምን ምን ስራ ስንሰራ እንደዋልን ለመጠየቅ ምን ያክል ውጤት አምጥተናል የሚለውን ለማየት ማታ ማታ እንሰበሰባለን።

በአደባባይ መናገር ትችላለህ። ብዙ ጊዜ በአደባባይ ለመናገር ትንሽ ከባድ ነው፣ ግን እኔ እናገራለሁ። እኔም የሚገልጸኝን ግልጽ የሆነ የማምንበትን አቋሜን ሀሳቤን ለመግለጽ የትኛውም ቦታ ላይ ቢሆን ችግር የለውም። ምክንያቱም ያን አላማ ግብ እስከምመታ ድረስ እቀጥላለሁ ማለት ነው።

የህዝብ ማመላለሻ ትጠቀማለህ? የህዝብ ማመላለሻ እጠቀማለሁ የህዝብ ማመላለሻ ምጠቀምበት ምክንያት ያው ገንዘብ ስለሌለኝ የራሴ የሆነ መኪና ስለሌለኝ የምንቀሳቀስበት የራሱ ሆነ ስለሌለኝ የህዝብ ማመላለሻ እጠቀማለሁ ብዙ ጊዜ ማለት ነው። እሱን እጠቀማለሁ የህዝብ ማመላለሻ

የምትወደው መጽሐፍ ምንድነው? እኔ የምወደው መጽሐፍ ፍቅር እስከ መቃብር ነው። ልብ ወለድ ነው ማለት ነው። እንግዲህ የተጻፈውም በአርቲስት ሀዲስ አለማየሁ ነው። እንግዲህ ሀዲስ አለማየሁ ዋና እንትኑ መቸቱ ደግሞ ጎጃም ላይ ነው ማለት ነው። ጎጃም የተሰራበት ቦታ ጎጃም ላይ ነው ማለት ነው የዋናው የሚያጠነጥነው ታሪኩ

በቡድን መስራት ትወዳለህ? በቡድን መስራት እወዳለሁ በቡድን መስራት እንግዲህ ብዙ ጥቅሞች አሉት ማለት ነው። አንድ ሰው ማያውቃቸውን ነገሮች በቡድን ሲሆን ከእነሱ ጋር በማውራት ዲስከስ በማድረግ ግልጽ የሆነ ማብራሪያ በመስጠት የጋራ አቋም ላይ ከደረሱ በኋላ ውጤታማ የሆነ ውሳኔ ለመወሰን ጥቅም አለው ማለት ነው

የምትወደው ስፖርት ምንድነው? የምወደው ስፖርት እግር ኳስ ነው። እንግዲህ እግር ኳስ በጣም አሪፍ የሆነ። የስፖርት አይነት ነው ማለት ነው። በአለማችን ላይ በጣም በሚሊየን ብዙ ተከታዮች አሉት። በጣም ተወዳጅ የሆነ እንግዲህ ስፖርተኞችም በጣም በሃይለኛው ክፍያ የሚከፈሉበት። የስፖርት አይነት ነው ማለት ነው። እግር ኳስ ከልጅነቴ ጀምሮ በጣም የምወደው ስወደው ያደጉት ሳየው ያደጉት ስፖርት ነው ማለት ነው

መብራት ሲቋረጥ ምን ታደርጋለህ? መብራት ሲቋረጥ እንግዲህ የማደርገው ምንድነው በመጀመሪያ ስጠቀምባቸው የነበሩ ነገሮችን ሶኬቶችን እነቅላለሁ እነሱን አቋርጣለሁ ማለት ነው ስለዚህ ኮንታክት ያደረገበትን፣ የተቋረጠበትን ቦታ ላይ መሰሪያዎችን በመጠቀም ማለት ነው መቀጠል የምቀጥልባቸውን መሰሪያ የሚያስፈልጉኝ መሰሪያዎች ከተጠቀምኩ በኋላ አይቼ እቀጥለዋለሁ።

የምትወደው አትክልት ምንድነው? እኔ የምወደው አትክልት እንግዲህ ጎመን ነው ጎመን በጣም እወዳለሁ። ጎመን እንግዲህ የተለያዩ ጥቅሞች አሉት ማለት ነው። ይሄም ጤናችንን እንድንጠብቅ ያደርጋል ማለት ነው። ስለዚህ ሲሰራም ላሰራም ቀላል ስለሆነ ምግቡም እንግዲህ ሲመገበው ቀለል አድርጌ የምመገበው ምግብ ነው ማለት ነው

የቤት እንስሳ አለህ? የቤት እንስሳ አለኝ ድመት አለኝ የራሴ የራሴ ድመት አለኝ ማለት ነው። እንግዲህ ስሟ ምሮኪ ይባላል። የራሴ ድመት አለኝ እሷን የቤት እንስሳት በጣም የምወዳት የቤት እንስሳት ነች ማለት ነው። ከእሷ ጋር ብዙ ጊዜ አሳልፋለሁ

ዳቦ ማብሰል ትችላለህ። ዳቦ ማብሰል እችላለሁ። እንግዲህ ዳቦ መጀመሪያ ከመብሰሉ በፊት ተቦክቶ አድሮ ነው ኮፈፍ ካለ በኋላ የሚጋገረው ማለት ነው። ስለዚህ ዳቦ መጋገር እችላለሁ ማለት ነው። ዳቦ ራሱ በባህላዊ መንገድም በዛኔ መንገድም ይጋገራል በማሽንም ይጋገራል በእሳትም ይጋገራል ማለት ነው። ሁለቱንም ማብሰል እና መጋገር

ፎቶዎችን የት ታስቀምጣለህ ፎቶዎችንም አስቀምጣቸው ጋላሪ ላይ ነው? ጋላሪ ላይ አስቀምጣለሁ ማለት ነው። ሌላ ደግሞ ለብቻው የፎቶ ሚሞሪ በማለት እንትን በማድረግ ሚሞሪ ለበሶፍት ኮፒ አስቀምጣለሁ ማለት። ነው ኮፒ የማስቀምጠው የራሴ የሆነ ፎቶ የማስቀምጥበት አልቤም አለኝ ማለት ነው። እዛ ላይ የተለያዩ ፎቶዎችን አስቀምጣለው

ደብዳቤ መጻፍ ትወዳለ? ደብዳቤ መጻፍ እወዳለሁ ደብዳቤ ብዙ አይነት ደብዳቤ አለ፤ የፍቅር ደብዳቤ አለ፤ የሰላምታ ደብዳቤ አለ፤ የቢዝነስ ደብዳቤ አለ ማለት ነው ስለዚህ እኔ እንግዲህ ብዙ ጊዜ የምጽፈው የቢዝነስ ደብዳቤ ነው ማለት ነው ለተለያዩ ድርጅቶችም ምጽፈው የቢዝነስ ደብዳቤ አለ ማለት ነው። ስራዬን ለመስራት ስለዚህ ብዙ ጊዜ የቢዝነስ ደብዳቤ እጽፋለሁ።

የትኛውን የቀኑን ሰዓት ትወዳለህ? የቀኑን ሰዓትም እምወደው እኔ ከሰአት ያለውን ጊዜ በጣም እወደዋለሁ። ጠዋት ላይ እንኳን ብዙ ጊዜ ከባድ ነው። ብርድም በሚኖርበት ሰዓት ጠዋታ የሚመቸኝም ከሰአት ያለውን ግን ከዘጠኝ ሰዓት ጀምሮ ያለው ግን እስከ ምሽት ያለው ጨረቃ እስከምትወጣ ድረስ ያለው እንቅስቃሴ በጣም ደስ የሚል አሜዚንግ የሆነ ታይም አሳለፈ

መጠበቅ ታግድ ነበር መጠበቅ ታግድ ነበር። አግዳለሁ እንግዲህ እጠብቅ ነበረ ብዙ ጊዜ ምክንያቱም እነሱን መጠበቅ መንከባከብ በጣም ስለሚያስደስተኝ እንደ ክብርም ሆኖ ስለሚሰማኝ ሰዎችንም ለማገዝ ስለሆነ። እንትን ይላሉ ማለት ነው እንገባገባቸው ነበር

የድርጅቱ ባህል ትወደዋለህ? የድርጅቱ ባህል የድርጅቱ ባህል እወደዋለሁ። የድርጅቱ ባህሉ እንግዲህ ምንድነው? ሰው አክባሪነት ነው። ሰው አክባሪነት እንግዲህ የማንኛውም ማንኛውም ድርጅት። ማንኛውም መንግስት ሰውዬ የሆነ የግል ድርጅት ሊያሟላው የሚገባው መስፈርቶቹ ናቸው ማለት ነው። እንደ ድርጅት ስለዚህ እሱን

የምትወደው ፍራፍሬ ምንድነው? የምወደው ፍራፍሬ ብዙ ጊዜ ሙዝ ነው ሙዝ በጣም በጣም የምወደው ፍራፍሬ ነው። በጣም ጣፋጭ ከመሆኑ የተነሳ ደግሞ እኔም ሳልሆን ሁሉም ሰው አብዛኛው ሰው በጣም ተወዳጅ የሆነ በአብዛኞቹ ሰዎች ተወዳጅ የሆኑ ምግብ ነው ማለት ነው። ስለዚህ ለብዙ ነገሮች ይጠቅሙናል ሀይልና ሙቀት ሰጪ የሆነ ምግብ ስለሆነ ደግሞ በጣም ብዙ ሰዎች

የወተት ተዋጽኦ ትወዳለህ? የወተት ተዋጽኦ እወዳለሁ የወተት ተዋጽኦ እንግዲህ በጣም አሪፍ የሆነ ምግብ ነው የተወተት ተዋጽኦ። ብዙ ጥቅሞች አሉት ማለት ነው። በዋናነት ግን እንግዲህ ምግብ በሶስት በአምስት አይነት ደረጃ ይከፈላል ማለት ነው። ይሄን ምግብ ከምናገኛቸው ጥቅሞች በአምስት ደረጃ ይከፈላሉ የመጀመሪያው ካርቦሃይድሬት ነው ሀይልና ሞቀት ሰጪው የሚባሉ ምግቦች አሉ ማለት ነው። የሁለተኛው ደግሞ ምንድነው ምንድነው? ፋት ኤንድ ስብ ስብ ነክ የሆኑ ምግቦች አሉ ማለት ነው። ሶስተኛው ምንድነው? ደግሞ የምንለው ማለት ነው ገንቢ የሚባሉ ምግቦች ናቸው ማለት ነው። አራተኛው ደግሞ በሽታ ተከላካይ ወይም ቪዚታሚኒስ የሚባሉት ናቸው ማለት ነው። በአምስተኛ ደረጃ ልናገኘው የምንችለው ደግሞ ሚኒራሎች ናቸው ማለት ነው። ሚኒራሎች ደግሞ የተለያዩ እነአይረን እነዚንክ እነማግኒዝ እነአልሙኒየም የምንላቸው ናቸው ማለት ነው። ሌላ ደግሞ ስድስተኛ ደረጃ ውሃ ነው ማለት ነው። ውሃ ደግሞ ኤች ቱ ኦ ተብሎ የሚጠራው ማለት ነው በኬሚካል ፎርሙላው ኤች ቱ ኦ ተብሎ የሚጠራው ነው ማለት ነው። ስለዚህ ከእነዚህ ውስጥ እንግዲህ የወተት ተዋጾዎች የሚመደቡበት ላይ ነው ላይ ነው ማለት ነው። ፕሮቲን ላይ እንግዲህ የወተት ተዋጸዎች የምንላቸው በዋና ከወተትዋጾች መካከል የመጀመሪያው እርጐ አይብ የምንለው አለ። እርጐ የምንለው አለ። ስለዚህ ወተት ራሱ ጥሬ ወተት አለ። እነዚህ አሉ ማለት ነው ስለዚህ እነዚህ የተለያየ ጥቅም አላቸው ማለት ነው። ፕሮቲን ናቸው ሙሉ በሙሉ ፕሮቲን ናቸው ማለት ነው። የሚሰጡን ጥቅም እንግዲህ ሰውነታችንን እንድንገነባ ለሰውነታችን ግንባታ ከፍተኛ የሆነ ጥቅም አላቸው ማለት ነው

በትምህርት ቤት የምትወደው ትምህርት ምን ነበር? በጣም በጣም በጣም ቆንጆ ጥያቄ ነው በጣም የምወደው ጥያቄ ነው። ብዙ ሰዎች ሲጠይቁኝ ደስ የሚለኝ ጥያቄ ነው ማለት ነው። በትምህርት የምወደው ትምህርት ምንድነው? የመጀመሪያው ሂስትሪ ወይም ታሪክ የሚባለው ትምህርት ነው ማለት ነው። ታሪክ የሚባለውን ትምህርት እንግዲህ በጣም በጣም የምወደው የምወደው ትምህርት ነው። እንግዲህ ታሪክ እንግዲህ ምንድነው የታሪክ ትምህርት የሚያጠናው ስለ አለም እስከ አለም ድረስ ማለት ነው። አጥንተናል ማለት ነው። ታች ክላስ ላይ እኔ እንግዲህ ይሄ ታሪክ የሚባለው ትምህርት ከታች ክላስ ጀምሮ። በእኛ በእኛ ሀገር የትምህርት ስርዓት ከታች ክላስ ጀምሮ የሚሰጥ ነው ማለት ነው። ከአምስተኛ ክፍል ጀምሮ እስከ ዩኒቨርሲቲ ደረጃ የሚሰጥ እስከ ዶክተሬት ድረስ የሚሰጥ ነው ማለት ነው። እንግዲህ ስለዚህ ከፕሮፌሰርነት ድረስ የሚሰጥ ነው ማለት ነው። ይህ ታሪክ የሚባለው ትምህርት እንግዲህ ስለ ሀገራችን ሊሆን ይችላል። ስለ ሀገራችን እንዲሁም ስለ ምስራቅ አፍሪካ ስለ አፍሪካ ታሪክ ስለ አለም ስለ አውሮፓ ስለ አሜሪካ ስለ ኢዥያ ስለ ጠቅላላ ስለ አውስትራሊያ ስለ አህጉሮቹ ጠቅላላ አህጉሮቹ የምናይበት ታሪክ የዳሰስንበት ነው ማለት ነው። እንግዲህ ከታሪክ ትምህርት በጣም የምወደው ፓርቱ። ታሪክን የድሮ የነበሩ ታሪኮችን አንብበን እኛ እነሱን ተረድተን ወደፊት የአሁኑ ትውልድስ ወደፊት ምንድነው? መስራት ያለበት የሚለውን ከእነሱ ብዙ ነገር ምን እንድንማርበት የሚያደርግ ትምህርት ነው ማለት ነው። በሌላ ሳይድ ደግሞ ከነዛ እነሱ ከሰሯቸው ስህተቶች ደግሞ እነሱ ያን ተግባር ከሰሯቸው ስህተቶች ደግሞ እኛ ብዙ ነገር ተምረን እንድንመለስ ያን ስህተት እነሱ የሰሩትን ስህተት እንዳንደግመው የሚያግዝ በጣም ደስ የሚል ቆንጆ የሆነ ትምህርት ነበር ማለት ነው። ከታሪክ ትምህርት መካከል እንግዲህ የኢትዮጵያን ታሪክ እንግዲህ የኢትዮጵያ ታሪክ የሚጀምረው ከሶስት ሺህ ዓመተ አለም በፊት ነው ማለት ነው። እንግዲህ ስለዚህ ሶስት ሺህ አመት አለም በፊት የሚጀምር ታሪክ ያላት ናት ኢትዮጵያ። እንግዲህ ኢትዮጵያ ብዙ ታሪኮችን አሳልፋለች ማለት ነው። በተለያዩ ዘመናት ብዙ ታሪኮችን አሳልፋለች ማለት ነው። ኢትዮጵያ እንግዲህ ከአለማችን ጥንታዊቷ ወይም በየስልጣኔ መገኘኛ ሀገር ተብላ የምትጠበቅ ሀገር ናት ማለት ነው። እንግዲህ ኢትዮጵያ ግብጽና ቻይና በዋናነት የስልጣኔ መገኛ ተብሎው የሚጠሩ ናቸው ማለት ነው። ከኢትዮጵያ የስልጣኔ ዘመን ወይም የአክሱም ዘመነ መንግስት የማይረሳው ማለት ነው። እንግዲህ የአክሱም ዘመነ ነው መንግስት እንግዲህ ያው አክሱም በጣም በኢትዮጵያ ታሪክ ከፍተኛ ታሪክ ከሰሩ ስልጣኔዎች መካከል እንግዲህ እስከ አረብ ሳውዲ አረቢያ ድረስ የሚደርስ ግዛት የነበራት በጣም እጅግ ሰፊ የሆነች ያሁኑ ምስራቅ አፍሪካን የሚያካልል ግዛት የነበራት ስልጣን ናት ስልጣኔ ነች ማለት ነው። እንግዲህ በኋላም ከሳውዲ አረቢያዎች ጋር በነበረው ግጭት የሳውዲ የነበራትን እንድታጣ ተደርጎ ነው እንጂ በ ንጉስ ካሌብ ዘመነ መንግስት በአጼ ካሌብ ዘመነ መንግስት እስከ ሳውዲ አረቢያ ድረስ የሚደርስ ግዛት እንደነበራት ታሪክ የሚያስታውስ ነው ማለት ነው። ሌሎች ግዛቶችም አሉ እንግዲህ እንደውም ስልጣኔዎችም አሉ የዛግዌ ስልጣኔ እንግዲህ የዛግዌ ስልጣኔ የአክሱም ስልጣኔ ከወደቀ በኋላ የመጣው ነው። የአስኩም የአክሱም ስልጣኔ እንግዲህ ወደ አስራ ሁለተኛው ክፍለ ዘመን ላይ ማብቂያ የመጣ ነው ማለት ነው። የአክሱም ስልጣኔ እንግዲህ የተገለበጠው በማነው ካልን በዛጉዌ ስርወ መንግስት ነው። የዛጉዌ የስርወ መንግስት የመሰረቱት ደግሞ የአገው ህዝቦች ናቸው ማለት ነው። ወደ ሰሜን ኢትዮጵያ ክፍል አካባቢ ወደ ትግራይ አካባቢ የሚገኙ ህዝቦች ናቸው ወደ ትግርይ ወደ አማራ ክልል አካባቢ የሚገኙ ህዝቦች ናቸው ማለት ነው። ስለዚህ በእነሱ የተመሰረተ ነው። የስስ የአክሱም ስልጣኔ የገነባ ነው። እንግዲህ በዚህ በዛግዌ ስሮወ መንግስትም ብዙ ነገሮች ተሰርቷል በዋናነት እንግዲህ በአለማችን አሁን ላይ በዩኒስኮ ከተመዘገው የኢትዮጵያ የማይንቀሳቀሱ ቅርሶች መካከል ላሊበላ ሮኪውን ቸርችስ በዋናነት ይጠቀሳሉ ማለት ነው። እንግዲህ ላሊበላ ሰርወ መንግስት በላሊበላ ስርወ መንግስት ጊዜ በዛግዌ ስርወ መንግስት ጊዜ ከተሰሩ አርክቴክቸራል ወርኮች ወይም አርክቴክት ስራዎች መካከል የላሊበላ ውቅር አብያተ ክርስቲያናት የሚጠቀሱ ናቸው ማለት ነው። ከላሊበላ እንግዲህ በላሊበላ በንጉስ ላሊበላ ዘመን መንግስት ነው የተገነቡት ማለት ነው። ስለዚህ እሱም አይረሳም ማለት ነው። ከዚህም ቀጥሎ ደግሞ ኢትዮጵያ ስልጣኔ ክርስቲያኒቲ ስልጣኔ በጣም የተስፋፋበት ማለት ነው። ኢትዮጵያ ግዛቶቿን ወደ ተለያዩ አካባቢዎች ያስፈፋችበት ደግሞ እነ ንጉስ አምደጽዮን የሚመሩት የክርስቲያኒቲ ነበረ ማለት ነው። ስለዚህ ኢትዮጵያ ሀገራችን ብዙ ታሪኮችን ያሳለፈች ናት ታሪክ በጣም የምወደው ትምህርት ነው ማለት ነው

ትንኞች በአካባቢው ያሉ ትንኞች በምኖርበት አካባቢ አሉ ለምሳሌ እነዚህ ቢንቢ ትንኞች የቢንቢ ትንኞች እንግዲህ ብዙ በሽታዎችን የሚያስተላልፉ ማለት ነው። እንግዲህ ከአንድ ሰው ወደ አንድ ሰው በሽታ ተሸክመው በመምጣት ተጠቂ የሚያደርጉ ብዙ ጉዳት ያላቸው ናቸው ማለት ነው። አሁን ላይ እኛ ላይ በጣም ተጽዕኖ እያሳደሩብን ያሉ ቢንቢዎች ናቸው

የመጠጥ ውሃን ታገኝ የት ከየት ታገኛለህ? የመጠጥ ውሃንም ማገኝባቸው ቦታዎች እኔ እንግዲህ የመጠጥ ውሃንም ማገኘው ፓክድ የሆኑ ውሃዎችን በመጠቀም በመግዛት ነው ማለት ነው። ስለዚህ ፓክድ የሆኑ ምን ማለት? ቾይዝ ውሃ ቾይዝ ዉሃ እንግዲህ የሚመረተው ቾይዝ በዋናነት በሀገራችን ነው የሚመረተው ማለት ነው። በሁለተኛ ደረጃ ደግሞ ዳንግላዋን አመረተ እንትን እላለሁ ማለት ዳንግላዋ የሚመረተው እንግዲህ ከዳንግላ ከተማኖች ሎካል ስሟ ዳንግላ ከምትባል ከተማ እሱ አካባቢ የሚመረት ዉሃ ነው። ስለዚህ እሱን እወዳለሁ ማለት ነው

በየትኛው መተግበሪያ መልእክት ትልካለህ ብዙ ጊዜ? እኔ የምጠቀመው መተግበሪያ ቴሌግራም ነው። ቴሌግራም መተግበሪያ እንግዲህ በሶሻል ሚዲያ ካሉ መተግበሪያዎች መካከል እንግዲህ በጣም ታዋቂ የሆነ ብዙ ህዝብ የሚጠቀመው አለማችን ላይ በሚሊየን ተጠቃሚ ያለው ነው ማለት ነው። ቴሌግራም ስለዚህ እሱን መተግበሪያ እጠቀማለሁ ከእሱም አልፎ እንግዲህ ደግሞ ኢንስታግራም ኢንስታግራም አሁንም አለማችን በቢሊየን ተጠቃሚ አለው በሶሻል ሚዲያ ዘርፍ ነው ማለት ነው። ሁለቱን በዋናነት የምጠቀማቸው ሶሻል ሚዲያ ፕላትፎርሞች ናቸው

ሰዎችን በአይንህ እመለከታለሁ ሰዎችን በአይን እመለከታለሁ። ሰዎችን በአይን የምመለከትበት ሰዓት እንግዲህ በማወራቸው ሰዓት ነው እነሱን ነገር ባይን ይገባል እንደሚባለው በሀገራችን አንብበን እነሱ የሚያወሩት ነገር በደንብ ለመረዳትና ለነሱ መልስ ለመስጠት ትክክለኛ የሆነ መልስ ለመስጠት ፊት ለፊት ፌስ ቱ ፌስ እነሱን እያየሁ ባወራ ደስ ይለኛል ማለት ነው። ምክንያቱም እነሱም እነሱን እየተረዳኋቸው እንደሆነ እየተገነዘብኳቸው እንደሆነ ያምናሉ ማለት ነው

ብዙ ትወዳለህ ጨው ብዙ ትወዳለህ ለሚለው ጥያቄ ብዙ ጊዜ ጨው አልወድም። እንግዲህ ጨው ብዙ አብዝቶ ጨው የሚጠቀም ሰው የተለያዩ ጉዳቶችን ሊያመጣበት ይችላል ሰውነቱ ላይ ከእነዚህም መካከል የጨጓራ በሽተኛ ያደርጋል ማለት ነው። ጨው ብዙ ጊዜ የሚጠቀም ሰው ጨጓራው ጉዳት ያስከትላል ማለት ነው። ስለዚህ ጨጓራው ላይ ጉዳት አስከተለ ማለት ደግሞ ለሌላ ተላላፊ ለሆነ በሽታዎች ያጋልጠዋል ማለት ነው

የቪዲዮ ጥሪ ታደርጋለህ? የቪዲዮ ጥሪ አድርጌ አውቃለሁ። የቪዲዮ ጥሪ የማደርግበት ምክንያት ምንድነው? ሰዎችን በቪዲዮ እያየሁ ፌስ ቱ ፌስ እያየሁ ለማውራት ነው ማለት ነው። ስለዚህ የቪዲዮ ጥሪ አድርጌ አውቃለሁ ማለት ነው። የቪዲዮ ጥሪ ማድረግ እንግዲህ ሰዎችን እነዛን ሰው የምናወራቸው ሰዎች ትክክለኛ እነሱ ናቸው ወይስ አይደሉም አይደሉም የሚለውን ለመለየት ይጠቅመናል ማለት ነው። ስለዚህ የቪዲዮ ጥሪ በምናምን ሰዓት ጥራት ያለው ምስል ካለ በጣም አሪፍ ማለት ነው።

ሾርባ ትወዳለህ? ዋው ሾርባ በጣም እወዳለሁ ሾርባ እንግዲህ የሚዘጋጀው ከተለያዩ ነገሮች ነው ሾርባ የሚዘጋጀው የአትክልት ሾርባ ሊኖር ይችላል ከስጋ ሊኖር ይችላል ከሚት ማለት ነው ከብዙ ነገሮች ሽርባ ይዘጋጃል ግን በተለይ በጣም በጣም ጠቃሚ የሚባለው ከስጋ የሚዘጋጀው ሾርባ ነው ማለት ነው ከእሱ የሚዘጋጀው ሾርባ በጣም አሪፍ እና የሰው ልጅ በጣም ጠቃሚ ማለት ያትክልት ሾርባም በጣም አሪፍ ነው ተወዳጅ የሆነ ምግብ ነው አለማችን ላይ

እንደገና ምግብ ምድብ እንደገና ጥቅም ላይ ማዋል ታደርጋለህ ጥቅም ላይ ማዋል ታደርጋለህ ለሚለው ጥያቄ? እንደገና ጥቅም ላይ ማዋል ብዙ ነገሮችን ብዙ ነገሮችን እንድንጠቀም ሪዩዝ አድርገህ እንድንጠቀም ያደርገናል ይሄ ከምን ከምን ይቀላቀለናል ካልን አላስፈላጊ የሆኑ ወጪዎችን ይቆጥብልናል ማለት ነው። ስለዚህ እንደገና እንደገና ጥቅም ላይ መዋል። ብዙ ወጪ እንዳናወጣ ለዛ ስራ ደግሞ ቅርብ የሆነ አሪፍ የሆነ የለመድነውን ነገር እንድንጠቀም ያደርገናል

በእጅ መሸመን ታውቃለህ? በእጅ መሸመን። አውቃለሁኝ በእጅ ሲሸምኑ አይቻለሁኝ እኔ ግን ሸምኝ አላውቅም ምክንያቱም በእጄ የሚሸምኑት ስራ በጣም አሪፍ የሆነ። በባህላችን ደግሞ እንደ ኢትዮጵያን ባህል ደግሞ ብዙ ጊዜ እጅ ከሚሸመኑ ስራዎች መካከል እነዚህ የደ የጥበብ ልብሶች ማለት ነው የደ ጥበብ ውጤቶች ናቸው። እነዚህ የደ ጥበብ ውጤቶች እንግዲህ በጣም ሰዎች በሚለብሷቸውን በሚጠቀሟቸው ሰዓት በጣም አጉልተው የሚያሳዩ ለተለያዩ በዓላት የምንጠቀማቸው የኛን ውብ ውበት የሚያሳዩ ናቸው

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? የቴክኖሎጂ ችግር ያጋጥማል። አሁን ላይ እንግዲህ ሁሉም ሰው ዲፔንድ የሆነ ወይም መተማመኛ አድርጎ ይዞ የቴክኖሎጂን ነው ቴክኖሎጂ ለተለያዩ ነገሮች የሚጠቅም ነገር ነው ማለት ነው። ስለዚህ ቴክኖሎጂን እንግዲህ በሚያገኝ ቴክኖሎጂ ችግር በሚያጋጥመኝ ሰዓት የማደርገው ቴክኒሻን ነው የምጠራው። ቴክኒሻን እንግዲህ በራሱ በቴክኖሎጂ የተመረቀ ኢንጂነር ይኖራል ማለት ነው። በቴክኖሎጂ የሆነ ቴክኒሻን የሆነ የራሱን ሙያ ያለው ሰው አለ ማለት ነው። እሱን እጠራና በሱ አስተካክላለሁ ማለት ነው። ከዚህ ውጪ ግን ከሙያው ውጪ የሆነ ሰው ግን ሌላ ችግር ሊያመጣብን ስለሚችል ብዙ ጊዜ ባንጠቀማቸው እመክራለሁ ማለት ነው። አሪፍ የሆነ እንትን አይኖረውም ውጤቱ ጥሩ ላይሆን ስለሚችል። በዚህ ላይ ግን ስፔሲፋይድ አድርገው የተመረቁ ሰዎች ግን ሁሉን ነገር ከታች ጀምሮ ስለሚያውቁት እነሱን ብንጠቀም እኔ እምጠቀማቸው እነሱ ነው እነሱ ያስተካክሉልኛል።

የሽያጭ ግቦች አሉህ? ሽያጭ በሚሸጥበት ሰዓት እንግዲህ ግብ ማውጣት ግድ ነው እቅድ ማውጣት አለብን ማለት ነው። ስለዚህ ሽያጭ በምንሰራበት ሰዓት እንደ አንድ ሰው እንደ አንድ ነጋዴ እኔ የማወጣቸው እቅዶች አሉኝ። በዚህ ቀን ይሄን ያክል ነገር መሸጥ አለብኝ በዚህ ይሄን ያክል ዋጋ ካልኩኝ እቅዶችን ካወጣሁ በኋላ እሱን እጠቀማለሁ ማለት ነው። ይህም የሚሆነው ምንድነው? ጥሩ ትርፋማ ሆኜ በቢዝነሴ ላይ ቀጣይነት ያለው ትርፍ አምጥቼ ለውጥ እንዲኖረኝ ራሴ ላይ ለውጥ

እሳት ለማንደድ ምን ትጠቀማለህ? ነው በመጀመሪያ እሳት ለማንደድ የምትጠቀመው ክብሪት ነው ክብሪት ከያዝኩ በኋላ እንግዲህ ነዳጅ ነው ለማያዝ የምትጠቀመው ማለት ነው ይህም ነዳጅ እንግዲህ እሳቱ ቶሎ እንዲያዝ እና ጊዜ ሳንፈጅ ለፈለግነው አላማ ያንን እንድንጠቀም የሚያደርግ ነው ማለት ነው ስለዚህ ቶሎ የመያዝ የማያያዝ አቅም አለው ኦክስጅን ቶሎ ነው አሪፍ የምናገኘው ማለት ነው

ልብስ ምን ያህል ጊዜ ታጥባለህ? ልብስ ብዙ ጊዜ አጥባለሁኝ። ልብስ እንግዲህ እኔ የማጥበው ከሳምንት ሁለቴ ነው ማለት ነው። ከሳምንት ሁለቴ ረቡና ቅዳሜ አጥባለሁ ማለት ነው። ረቡና ቅዳሜ ከሳምንት የሳምንቴ ልብስ ማጠቢያ ጊዜዎቼ ናቸው ማለት ነው። እቅድ አውጥቼ ስለምንቀሳቀስ የራሴ የሆነ እቅድ ስላለኝ በሌሎች ቀኖች ደግሞ ሌሎች ስራ ስላሉኝ በእነዚህ ከሳምንት ሁለት ጊዜ አጥባለሁ ማለት ነው። ልብስ

ቤትህ እንዴት ታስ ታስዋለህ ታስዋለህ እንዴት ቤትህን እንዴት ታስውባለህ ለሚለው ጥያቄ ነው? ቤቴን የማስውበው በተለያዩ ዲኮር ማድረጊያዎች ነው ማለት ነው። እንግዲህ ዲኮር የሚያደርጉልኝ ራሳቸው ይሁን በዚህ ሙያ ላይ ስፔሲፋይድ በዚህ ሙያ ላይ ከህሎት ያላቸው በቤት በማስዋብ የሚታወቁ ቤት አያያዝ ባለሙያዎች አሉ። እነሱን ከእነሱ ጋ በመሆን ነው ማለት ነው። ቤቴንም የማስውበው ቤቴ አሪፍ የሆነ ወብ ቤት ነው ያለኝ

አዲስ ቴክኖሎጂ መማር ትወዳለህ? አዲስ ቴክኖሎጂዎችን መማር ብዙ ጊዜ በጣም እወዳለሁ። ከልጅነቴ ጀምሮ እንደዚህ አይነት ነገሮችን ስወድ ስማር ነው ያደግኩት። ምክንያቱም በጣም ደስ ይለኛል ማለት ነው። ወደፊት ያለኝ ቼይ በህይወቴ የሚገጥሙኝን ችግሮችን መፍታት በተለይ ፋይናንሻል ስትራግል የሚባለው ፋይናንሻል ስትራግል ላይ። ገቢ እንዴት ነው የሰው ልጅ ገቢ ማግኘት የሚችለው በሚለው ደረጃ ቴክኖሎጂዎችን ስማር ነበር ማለት ነው። እንግዲህ ቴክኖሎጂዎችን ለመማር ብዙ ነገሮች አሁን ላይ በተለያዩ ዌብሳይቶችም ብዙ ነገሮችን መማር እንችላለን ይሄ አንዱ የቴክኖሎጂ ውጤት ነው። ቤታችን ቁጭ ብለን የትም ቦታ መሄድ ሳይጠበቅብን ስማርት በሆነ ወይ በጣም በአሪፉ ቴክኖሎጂን ተጠቅመን ብዙ ነገሮችን ማወቅ እንችላለን ማለት ነው። መጀመሪያ የኛ ተነሳሽነት እንጂ መረጃ እውቀት ለማግኘት አሁን ላይ ቀላል ነው ማለት ነው። ስለዚህ ቴክኖሎጂ አዳዲስ የሚመጡ ቴክኖሎጂዎችን መማር እወዳለሁ ማለት ነው። አሁን ላይ እንደውም አሁን ላይ ያለው ደግሞ የኤአይ ጀነሬሽን ነው ኤአይ ቴክኖሎጂ በጣም እየተስፋፋ ነው። አለማችን ላይ ማለት ነው እሱ ደግሞ የሰው ልጅ ስራ በጣም እያቀለለው ነው ማለት ነው። እንግዲህ በሃያ ሰላሳ በሃያ ሃምሳ በጣም ብዙ ስራዎችን ይጠፋሉ ተብሎ ይጠበቃል ማለት ነው። በአዲሱ ቴክኖሎጂ አማካኝነት ማለት ነው። ስለዚህ ይሄን ሁሉ ስራ ኤአይ ሙሉ በሙሉ ይቆጣጠራቸዋል ተብሎ የሚጠበቁ ስራዎች ናቸው ማለት ነው

የደንበኛ እርከትን ታሳውቃለህ የደንበኛ እርከትን ታሳውቃለህ የደንበኛ እርካታን ታሳውቃለህ። ማለት እንግዲህ ደንበኛ ማንኛውንም ደንበኛ የሚፈልገውን ነገር መስጠት አለብን ደንበኛችንን ሳትስፋይድ ማድረግ አለብን ማለት ነው። እንግዲህ ንግዱ ላይ በምንገባበት ሰዓት ወይ ማርኬቱ ላይ በምንገባበት ሰዓት። ከስተመር ኪንግ ስለሆነ እሱን የግድ እንትን ማለት አለብን

ነገሮችን በስራ ታስቀምጣለህ ነገሮችን በስራ ታስቀምጣለህ? ነገሮችን በስራ አስቀምጣለሁ። እሱን የሚሆነው እንግዲህ ያስቀመጥኳቸው ነገሮች በኦርደር ነው ማለት ነው የማስቀምጠው በቅድም ተከተል የማስቀምጥበት የራሴ ምክንያት አለኝ። እሱንም በኋላ ሪዩዝ ለማድረጉኝ እንደገና ለመጠቀም በምፈልግበት ሰዓት ላይ እንዳላጣቸው እንዳይጠፉኝና እንዳይዘበራረቁ ለማድረግ ነገሮችን በስነ ስርዓት አስቀምጬ ለሚፈል ለሚፈለጉበት አላማ እንዲውሉ አደርጋችኋለሁ ማለት ነው። የሚሆነው ጊዜ ለመቆጠብ ይረዳል ማለት ነው። ስለዚህ እኛ በምንፈትንበት ሰዓት ሌላ ስራ መስራት ባለብን ሰዓት ነገሮች እነሱን በመፈለስ እነሱን በመፈለግ ጊዜያችንን እንዳናጠፋ ከሱ እሱን ለመቀነስ ይረዳል ማለት ነው። እንግዲህ በስራት ማስቀመጥ ስለዚህ ግልጽ የሆነ አላመናም

ስለ ቅርብ ጓደኛህ ንገረኝ እንግዲህ የቅርብ ጓደኛዬ የቅርብ ጓደኛዬ እንግዲህ ጓደኝነታችን የጀመረው ምንድነው? ከታች ክላስ ነው አብሮ አደግነን። አብሮ አደግነን ብዙ ነገሮችን አብረን አሳልፈናል ኤለመንተሪ ደረጃ። አብረን አሳልፈናል መሰናዶ ትምህርትን ሃይስኩልን አብረን ካሳለፍን በኋላ አሁን ግቢ ላይ አብረን ነን ማለት ነው

ከአለቃህ ጋር ግንኙነት እንዴት ነው? ከአለቃህ ጋር ግንኙነትህ እንዴት ነው? ለመጥያቄ እንግዲህ ግንኙነቴ ግንኙነቴ በጣም አሪፍ የሚባል ክሎዝ የሆነ ሪሌሽን ቅርብ የሆነ ሪሌሽን አለን። ከአለቃዬ ጋር ምክንያቱም ስራዬን ባግባቡና በሚገባኝ ሰዓት ስለምሰራ አለቃዬ ለአለቃዬ ክበር ስላለኝ እኔ በጣም አሪፍ የሆነ ግንኙነት

ቲም ታቆያለህ ቲም አቆያለሁ ቲም በጣም እወዳለሁ። እሱን ምወድበት ምክንያት እንግዲህ ለፊታችን አዲስ የሆነ ገጽታ እንዲኖረን ያደርጋል ማለት ነው። ስለዚህ አንደኛ በዋናነት ደግሞ ጉርምስና ስቴጃችንን የሚገልጽም ስለሆነ በጣም ደስ ይላል አቆያለሁ

የአካባቢ አካባቢዎን ይወዱታል? አካባቢዬን እወደዋለሁ አካባቢዬን በጣም የምወደው በተለይ ያደኩበት አካባቢ ደግሞ በእንግዳ ተቀባይነቱ በሰው አክባሪነቱ ከሰው ጋ ባለው ግንኙነት ጠም ተወዳጅ የሆነ ማህበረሰብ ላይ ስለደብኩኝ የሰው ፍቅር እያየሁ ያደኩት ስለሆንኩኝ በጣም እወደዋለሁ

እህል መፍጨት ታውቃለህ? እህል እንግዲህ መፍጨት አውቃለሁ እህል የሚፈጨው ለተለያዩ አላማዎች ነው። ለመጀመሪያው ለምግብነት ነው ለሰዎች ምግብነት እንዲውል ነው ማለት ነው። ሌላኛው ደግሞ ለእንስሳቶች ምግብነት እንዲውል ነው ማለት ነው እንደመኖነት እንዲያገለግል ነው ማለት ነው

በምን ሰዓት ትነሳለህ? ብዙ ጊዜ እኔ ከእንቅልፍ የምነሳው ወይም የምነሳው ጠዋት እረፋድ ላይ ነው ጠዋት ላይ ነው ማለት ነው። ጠዋት ላይ ሁለት ሰዓት የግድ ስራ መግባት ስላለብኝ በጠዋት ሬዲ ሆኜ ምሽት ላይ ቶሎ ተኝቼ ጠዋት ሬዲ ሆኜ ወደ ስራ ስለምገባ

ምን አይነት ልብስ ትወዳለህ? እኔ የምለብስ የምወደው ያለባበስ ስታይል ከላይ ቲሸርት ከላይ ቲሸርት እወዳለሁ። ከታች ደግሞ ሱሪ ከታች ደግሞ ከታች አሪፍ የሆነ ባጊ ሱሪ እወዳለሁ ማለት ነው። ከታች ጫማዬ ደግሞ ኤርፎርስ ብዙ ግዜ የሚመቸኝ

ታሪክ መናገር ትወዳለህ? ታሪክ መናገር እወዳለሁ። ታሪክ መናገር የወደድኩበት ምክንያት እንግዲህ ትምህርት ቤት ላይ በጣም የምወደው የትምህርት አይነት የሚገበኝም ጥሩ ውጤት የምሰራበት የትምህርት አይነት የታሪክ ትምህርት ነበረ ማለት ነው። በሱ ምክንያት ታሪክ መውደው እወዳለሁ እና መናገር

በእጅ የሚሰራ ስራ ታደርጋለህ። በእጅ የሚሰራ ብዙ ስራዎች አሉ። በእጅ የሚሰራቸው ስራዎች ማለት ነው የተለያየው ቆፋሮዎች ሊሆን ይችላል እንጨት መፍለጥ ሊሆን ይችላል። መሸከም ሊሆን ይችላል። እነሱን ስራዎች እሰራለሁ የእደጥበብ የጥበብ ስራዎችን የምንሰራውም በእጃችን ነው

ስለ ቤተሰብህ ንገረን ነው እሚል ጥያቄው? እንግዲህ የኛ ቤተሰብ ላይ የምንኖረው ቁጥር አባላችን። ስምንት ነው የቤተሰብ ቁጥር አባላችን እንግዲህ እኔም በቤተሰባችን በቤተሰባችን የኛ ቤተሰብ የመጨረሻ ልጅ ነኝ ማለት ነው። ስለዚህ የኛ የቤተሰብ ስምንት አባላትን ያካተተ

ሃይማኖታዊ ግብር ባህላትን ታከብራለህ ግብር ታከብራለህ ሃይማኖታዊ የሆኑ ግብር አከብራለሁ። እንግዲህ በእኛ ሃይማኖት ብዙ ነገሮች ይከበራሉ ማለት ነው የተለያዩ በዓላት እናከብራለን። በዋናነት በእኛ ሃይማኖት የምናከብራቸው። በዓላት እንግዲህ የአደባባይ በዓላት የምንላቸው የጥምቀት በዓል እንግዲህ በጣም በብዙ ህዝብ ቁጥር የሚከበር የጥምቀት በዓል ነው። ብዙ ቱሪስቶች የሚያከብሩት በዓል ነው ማለት ነው። እሱን አከብራለሁ ማለት ነው። ሌላ ደግሞ የገና በዓልም አለ

በመንገድ ላይ ምግብ ትገዛለህ? በመንገድ ላይ ምግብ እገዛለሁ እነሱም ምግቦች እንግዲህ እነዚህ ደረቅ የሚባሉ ምግቦች ናቸው ማለት ነው። ኩኪሶች አሉ። ብስኩቶች። እንዲሁም ደግሞ ጨጨብሳ። እነሱን ምግቦች እመገባለሁ ማለት ነው። ቺፕስ እነዚህ ምግቦች ብዙ ጊዜ በጣም ደስ ይሉኛል መንገድ ላይ ማለት ነው አሪፍ የሆኑ የሪፍሬሽመንት ምግቦች ናቸው። ምሽት ላይ እንዲሁም ደሞ አዎ ምሽት ላይ ብንጠቀማቸው

በጀት ታስተዳድራለህ? በጀት በጀት አላስተዳድርም ምክንያቱም በጀት ሊያስተዳድሩ የሚችሉ የተለያዩ የድርጅት ስራ አስኪያጆች ናቸው ስለዚህ እኔ ደግሞ የድርጅት የአንድ ድርጅት ተቀጣሪ ወይም ሰራተኛ ተራ ሰራተኛ እንጂ የድርጅት ስራ አስኪያጅ ወይም አስተዳዳሪ ስላልሆኩኝ በጀት አሎኬት ማድረግ በጀት ማስተዳደር አልችልም ማለት ነው እኔ

የድምጽ መልእክት ትልካለህ? የድምጽ መልእክት እልካለሁ። የድምጽ መልእክት መላክ እንግዲህ የምናወራቸው ሰዎች እነዛ ሰዎች ቴክስት እየጻፍኩላቸው ከሆነ፤ የሚያወሩኝ ሰዎች እኔ ቴክስት የጻፍኩላቸው ናቸው ወይስ ሌላ ሰዎች ናቸው የሚለውን ለማረጋገጥ፤ እንዲሁም ደግሞ ድምፃቸውን ሲናፍቁኝ ለመስማት ሊሆን ይችላል የድምጽ ቴክስት አደርጋለሁ ማለት ነው። ስለዚህ የድምጽ ቴክስት ከጓደኞቼ ጋር የቅርብ ከምላቸው ሰዎች ጋር ከእነሱ ጋር እለዋወጣለሁ ማለት ነው።

በተፈጥሮ ውስጥ መራመድ ትወዳለህ? በተፈጥሮ ውስጥ መራመድ ደስ ይላል ምክንያቱም እንግዲህ ተፈጥሮ ብዙ ነገሮችን የያዘች ነገር ነች ማለት ነው ብዙ ነገሮች ማለት ነው ህይወት ያለውንም ሊሆን ይችላል ህይወት የሌለዉንም ሊሆን ይችላል ስለዚህ ማንኛውም ሰው በተፈጥሮ ይደነቃል ማለት ነው እኔ ደግሞ በ ተፈጥሮን የማደንቀው ቦታው ላይ ሄጄ ለብቻዬ ጸጥ ባለ ቦታ ሆኜ ተፈጥሮን አደንቃለሁ ማለት ነው እሱም ደስ የሚል ስሜት አለው።

ኮፍያ ማድረግ ትወዳለህ? ኮፍያ ማድረግ እወዳለሁ ኮፍያ ማድረግ እወዳለሁ ማለት ነው። በተለይ ብርድ በሚሆንበት ሰዓት ፀጉሬ ብርድ በሚሆንበት ሰዓት ጎፍያ እጠቀማለሁ ማለት ነው። እንዲሁም ደግሞ ዝናብ በሚሆንበት ሰዓት በተለይ በክረምት ወቅት ኮፊያን መልበስ አለብን ማለት ነው። ብርዱ እኔ በምኖርበት አካባቢ ደግሞ ብርዱ በርታ ያለ ስለሆነም የተለያዩ የጤና ችግሮች እንዳያመጣብኝ ብርድ እንዳያስነሳብኝ

የዝናብ ውሃ ትሰበስባለህ? የዝናብ ውሃ እሰበስባለሁ እንግዲህ የዝናብ ውሃ ከመጣ የዝናብ ውሃን ግን ለመጠጥነት አልተጠቀመም የዝናብ ውሃን የሚሰበስብበት ምክንያት ልብስ ለማጠብና የተለያዩ አትክልቶችን ለማጠጣት ነው ማለት ነው ስለዚህ እና የተለያዩ ነገሮችን ለማጠብ ማለት ነው ምግብ ለማብሰል እራሱ አይሆንም የተለያዩ እቃዎችን ለማጠብ ይጠቅማል ለመጠጥነት ግን ተጠቅሜው አላቅም ዝናብ ማለት ነው ስለዚህ ለእንደዚህ አይነት ነገሮችን እጠቀምበታለሁ ማለት ነው

ከጎረቤቶቼ ጋር ጥሩ ግንኙነት አለ። ከጎረቤቶቼ ጋር አሪፍ የሆነ ግንኙነት አለ። ከኔ የኔ ጎረቤቶች እንግዲህ የምንኖረው በጣም ቅርብ የሆነ ኑሯችን ግንኙነታችንም የጀመረው ድሮ ላይ ስለሆነ የኔ ጎረቤቶች በጣም አሪፍ አሪፍ የሚባል ግንኙነት አለን ማለት ነው። ከጎረቤቶቼ ጋር ከእነሱ ጋር ትውውቅ የሚጀምረው ከታች ነው ማለት ነው ታች ላይ ድሮ ነው ማለት ነው። የሚጀምረው ስለዚህ አሪፍ የሆነ ግንኙነት አለኝ እኔ በችግሬ ሰዓት ብዙ ነገር ደርሰውልኛል ማለት ነው። ጎረቤት ማለት ደግሞ አንዱ ሲቸገረው አንዱ የሚረዳበት አንዱ ሲታመም አንዱ የሚያግዝበት አንዱ ሲያጣ አንዱ የሚረዳበት። ባህልን የሚያሳዩበት ስለሆነ በተለይ ደግሞ በእኛ ሀገር ደግሞ ጎረቤት በጣም የሚተጋገዙበት ነው ሁኔታ ነው የሚታይበት ማለት ነው

በምን ትመገባለህ በምን ትመገባለህ? እኔ የምመገበው በፕሌት ነው በሳህን ነው የምመገበው የራሴ የምመገብበት ሳህን አለኝ። የምቀመጥበት የራሴ የሆነ ስፔሲፊክ ቦታ እንዳለኝ ሁሉ የምመገብበትም የራሴ የሆነ ሳህን አለኝ ማለት ነው በሱ ነው ምግቤን የምመገበው። የምሳ ሰዓት ወይም የምግብ መመገቢያ ሰዓት በሚደርስበት ሰዓት ላይ የራሴን ፕሌት በመያዝ ወደ ቡፊው በመሄድ። ምግቦች እኔ የምፈልገውን ምግብ በማንሳት እንትን እላለሁ ማለት ነው። ብዙ ጊዜ የምመገባቸው ምግቦች ደግሞ አትክልቶች ናቸው። አትክልቶች እንግዲህ ብዙ ጊዜ የስብ እንትንም ስለሌላቸው እነሱ ላይ ትኩረት አደርጋለሁ ማለት ነው። አትክልቶች ጤናማ የሆነ ምግብ ናቸው። ለሰውነታችን ደግሞ በጣም የሚያስፈልጉ በጣም አስፈላጊ የሆኑ ምግቦች ስለሆኑ እነሱን ብዙ ጊዜ እጠቀማለሁ ማለት ነው። ለሰዎችም ምክር መቅረት

በሰአት የምትደርስ ሰው ነህ? በሰአት የምትደርስ ሰው ነህ? እንግዲህ እኔ ቦታም ሆነ ቀጠሮ ቦታም ሆነ ከተባልኩት ሰዓት ቀድሜ ወይም እገኛለሁ እንጂ ሰዓት እንትን ብዬ አልገኝም ማለት ነው። ወይ አጋጣሚ የሆነ ነገር ካልገጠመኝ በቀር። ከሰአት ከተሰጠኝ ሰዓት በኋላ አልገኝም ማለት ነው። እንግዲህ ሰዓት የማያከብር ሰው ከሰአት የሚያከብር ሰው በስራ ቦታም ሆነ ሰዎች በሚቀጥሩበት ሰዓትም በሆነ ይሄ ለዛ ነገር ለዛ ስራ ወይም ለዛ ሰው ክብር የሌለው ቦታ የማይሰጥ ሰው ነው ማለት ነው። ስለዚህ እኔ ነገ እነዛን ሰዎች ስቀጥራቸው እንዲያረፍዱብኝ ስለማልፈልግ እነሱ ሲቀጥሩኝ ማርፈድ አልፈልግም። ከስራ ቦታም ደግሞ ሁሌም ቢሆን በሰአት እገኛለሁ ማለት ነው። ምክንያቱም ከቅጣትና ካላስፈለጊ ነገሮች እንትን ድል ለስራዬ ክብር ሰጥቼ እንድሰራ የሚያደርገኝ የስራ ባህሪ ነው

ገንፎ ትበላለህ? ገንፎ እበላለሁ ገንፎ እንግዲህ በሀገራችን በጣም ከሚወደዱ ምግቦች መካከል ሀይለኛ የፕሮቲን ያለው ምግብ ነው ማለት ነው ብዙ ጊዜ እንግዲህ ገንፎ የሚበሉ ሰዎች በጣም ብዙ ኢነርጂ ሉዝ ያደረጉ ሰዎች ናቸው ለምሳሌ አራስ የሆኑ ሰዎች የወለዱ ሰዎች በባህላችንም ሰዎች ከወለዱ ገንፎ ነው ሚበሉት ሚሄደው እነዛን ሰዎች የወለደ ሰዉን ለመጠየቅ የሚሄዱት ሰዎችም ጎረቤቶች ሊሆኑ ይችላሉ ዘመዶች ሊሆኑ ይችላሉ የሩቅ ሀገር ዘመዶች ሊሆኑ ይችላሉ በሚሄዱበት ሰዓት ገንፎ ነው ይዘው የሚሄዱት ማለት ነው ይህም ያ ሰው የወለደችው ሰትዮ ጉልበቷ እንዲመለስ ገንፎ በጣም ጠቃሚ ስለሆነ ነው ሚመከረው ማለት ነው ስለዚህ ገንፎ እበላለሁ ገንፎ በጣም አሪፍ የሆነ ፕሮቲን ሀይል ያለው ማለት ነው ብዙ ኢነርጂ ሉዝ ካደረግን ሀይል ካጣን በኋላ ወደ ነበርንበት እንድንመለስ የሚያደርግ ምግብ ነው።

በዱቄ መፍጨት ታውቃለህ? በዱቄ መፍጨት እንግዲህ በቀጥታ ነገሩን ቀጥታ እንዳገኘነው መፍጨት ነው። እንግዲህ ጉልበታችንን በጣም እንጠቀማለን ይህን በምንሰራበት ማለት ነው። ጉልበታችንን ተጠቅመን የምንፈጭበትን ማለት ነው። እህሉን የምንወቃበት መንገድ

ቡና መፍጨት ታውቃለህ? ቡና መፍጨት አውቃለውህ? ቡና መፍጨት እንግዲህ በማሸንም ሊሆን ይችላል ዝም ብለን ደግሞ በባህላዊ መንገድ በመውቀጥም ሊሆን ይችላል የሚፈጨው ማለት ነው። ስለዚህ ቡና ከተቆላ በኋላ የግድ መፈጨት አለበት ማለት ነው። ዱቄቱን ነው ለእንትን የምንጠቀመው ማለት ነው። ስለዚህ

በዚህ ቅዳሜና እሁድ ምን ታደርጋለህ? በዚህ ቅዳሜና እሁድ ላደርግ ያሰብኩት ነገር እሁድ ላይ የተለያዩ ሆቴሎች ላይ በመሄድ ኢንተርሺፕ ፕሮግራም የምማረው ትምህርት ስላለ እሱን ለመከታተል ነው እቅዴ ያወጣሁት ማለት ነው እሱን ሄጄ ተከታትዬ ያሉትን ስራዎች እንዴት ነው በተግባር መስራት ያለብኝ ለዚህ ሙያስ የሚያስፈልጉት ነገሮች ምንድን ምንድን ኳሊቲዎች ምን ውጪ ምን አይነት ክህሎት ነው የሚያስፈልግ የሚለውን ለማየት ነው ማለት ነው በቅዳሜ ያሰብኩት ማለት ነው እሁድ ላይ እንግዲህ እሁድ ደግሞ እሁድ እንግዲህ በዊክንድ እንደምንለው ብዙ ጊዜ እረፍት ቀን ነው ስለዚህ በዚህ እረፍት ቀን ደግሞ ዘና ለማለት ነው ያሰብኩት ማለት ነው ዘና የምለውም እንዴት ነው ከተለያዩ ጓደኞች ጋር በመሰባሰብ የተለያዩ ውድድሮች አሉ ማለት ነው የሚካሄዱ በእረፍት ግዜ የሚካሄዱ ውድድሮች አሉ እነሱ ላይ ለመሳተፍ ነው ይህም እንግዲህ የእግር ኳስ ውድድር አለ ማለት ነው የመጀመሪያው በሱ እግር ኳስ ውድድር ላይ ተሰላፊ ሆኜ ቋሚ ተሰላፊ ሆኜ እዛ መጫወትና ራሴን ማዝናናት ማስደሰትን የምፈልገው ማለት ነው የዛን ቀን

በቀን ምን ያህል ውሃ ትጠጣለህ? እንግዲህ አንድ ሰው በቀን መጠጣት ያለበት የውሃ መጠን ሁለት ሊትር ነው ተብሎ ነው በባለሙያዎችም የሚነገረው ማለት ነው። ስለዚህ ውሃ ደግሞ እንደተለያዩ ነገሮች ብዙ እጥቅም አለው። የመጀመሪያው እንግዲህ ዳይድሬሽን ነው የሰውነታችንን የምግብ ሽርሽርት ይቆጣጠራል ማለት ነው እንዲካሄድ እንዲሰለጥ የሚያደርግ ነው ማለት ነው። ብዙ ጥቅሞች ያሉት ለሰርኩሌሽን ለሁሉ ነገር ያገለግላል ብረት ሰርኩሌሽን ለደም ዝውውር ማለት ነው ለሱ ይጠቅማል ማለት ነው። ስለዚህ በቀን አንድ ሰው ሁለት ሊትር መጠጣት እንትን አለው። እኔ ግን አንድ ሊትር ተኩል ነው የምጠጣው ማለት ነው። ብዙ ጊዜ በቀን ስለዚህ ከባለሙያዎች ከሚመከረው በዜሮ ነጥብ አምስት አንሼ ነው ማለት ነው የተቀመጥኩት እሱንም እያስተካከልኩ ነው ማለት ነው። በቀን ሁለት ሊትር በመጠጣት ትክክለኛ የሆነ የደም ዝውውር እንዲኖረኝ የምግብ ሽርሽሬቴም አሪፍ የሆነ እንቅስቃሴ እንዲያሰይ ለማድረግ እየታገልኩ ነው

በመስመር ላይ ሙዚቃ ትሰማለህ? በመስመር ላይ እየሄድኩ እያለ ሙዚቃዎችን እሰማለሁ መስመር ላይ እየሄድኩ ሙዚቃዎችን እሰማለሁ በጣም ደስ ይላል ማለት ነው ምክንያቱም ጫጫታውን ሁሉ ላለመስማት በአንድ ጆሮዬ ኤርፓድ በማድረግ እሱን እጠቀማለሁ ማለት ነው እሱም እንዳይደብርን ሌላ ስሜት ውስጥ እንዳንገባ ያደርገናል

ግጭቶችን ማስተካከል ትችላለህ? ግጭቶች እንግዲህ የሚፈጠሩት በስራ ቦታም ሊሆን ይችላል በተለያዩ እንቅስቃሴዎች የሰው ልጅ በሚንቀሳቀስበት ሰዓት ግጭቶች ሊፈጠሩ ይችላሉ። እነሱን ግጭት ለማስተካከል እንግዲህ ሁሌም ቢሆን እኔ የራሴ አቋም አለኝ። ምንድነው ለችግሮች መፍትሄ እንጂ መንስኤ መሆን እንደማልፈልግ ማለት ነው። ስለዚህ ችግሮችን ግጭቶች በሚፈጠርበት ሰዓት አስተካክላለሁ ማለት ነው ብዙ ጊዜ ችግሮችን።

ባዶ እግር መራመድ ታውቃለህ? በባዶ እግሬ ብዙ ጊዜ ተራምጀ አውቃለሁ። አማዲግ ድረስ እስከ አምስት አመት እስከሚሞላኝ ድረስ እንደውም በባዶ እግሬ ነው እየተንቀሳቀስኩት ማለት ነው። ስለዚህ በባዶ እግሬ ተንቀሳቅሼ አውቃለሁ ግን ከባድ ነው ህመም አለው ማለት እንደባዶ ግር መንቀሳቀስ

ቅሬታዎችን እንዴት ታስተናግዳለህ? ቅሬታዎችን የማስተናገደው እንግዲህ አግባብነት ባለው መንገድ ነው ቅሬታዎችን የማስተናግደው። እንግዲህ እነዚህ ቅሬታዎች የሚመጡ በትክክለኛ በሆነ ወይም ሊሆን ይችላል መንገድም ሊሆን ይችላል ትክክለኛ ባልሆነ መንገድም ሊሆን ይችላል ማለት ነው። ነገር ግን ሁለቱንም ይቅርታዎች ገምግሜ የራሴን ውሳኔ እወስናለሁ።

ማደንዘዝ ትወዳለህ? ማደንዘዝ ይሄ በጣም በጣም ከባድ እና ከሰው ልጅ የማይጠበቅ ነገር ነው ማለት ነው። ስለዚህ እኔ ማደንዘዝ አልወድም ማንም ሰው አደንዝዤም አላቅም በህይወት ማለት ነው። ይህ ነገር እንግዲህ በሰዎች ላይ አካላዊ የሆነ ጉዳት የማምጣት ችግር ስለሆነ በመንግስትም ህጋዊ ያልሆነ ነገር ነው

ማንቂያ ሰዓት ትጠቀማለህ ወይ? ማንቂያ ሰዓት እጠቀማለሁ ቶሎ ለመነሳትና ወደ ስራዬ ለመሄድ እንቅልፍ ከሚጥበይ ይጥለኛል ብዬ ካሰብኩ ወይም ምሽት ላይ ስተኛ ደክሞኝ ከነበረ ማንቂያ ሰአቴን ቀጥሬ ነው የምተኛው ማለት ነው ጠዋት

ጊዜ ጊዜህን በደንብ ታስተዳድራለህ ጊዜዬን በደንብ አስተዳድራለሁ ጊዜህን ማስተዳደር ማንኛውም ሰው ከራሱ የሚጠበቅ ሀላፊነት ነው። ጊዜን ካላስተዳደረ ጊዜውን ካልተጠቀመ ያ ሰው ውጤታማ ሊሆን አይችልም ማለት ነው እንግዲህ ጊዜ መቼም ቢሆን ልናገኘው የማንችለው አንዴ ካመለጠን ልንመልሰው የማንችለው ነገር ስለሆነ ጊዜን በአግባቡ መጠቀም

መዝገቦችን ታስቀምጣለህ መዝገቦችን መዝገቦችን አስቀምጣለሁ እንደውም እኔ የራሴ የሆነ ዲያሪ አለኝ ማለት ነው የለት ከለት እንቅስቃሴን የምጽፍበት ማለት ነው። ውስጥ የሚኖረኝን እንቅስቃሴ በዚህ ቀን ምን ስሰራ ውያለሁ በዚህ ቀን ምን ስሰራ ውያለሁ የሚለውን የምጽፍበት የራሴ የሆነ ዲያሪ መመዝ

ምን አይነት መሳሪያዎችን ትጠቀማለህ? እኔ ብዙ ጊዜ የምጠቀማቸው መሳሪያዎች የሙዚቃ መሳሪያዎችን እጠቀማለሁ። የሙዚቃ መሳሪያዎችን በልጅነት የሙዚቃ መምህር ደስ ሲለኝ ስለነበረ እነሱን መሳሪያዎች ይዤ ነው ያደኩት ከእነሱ ጋር ነው ያደኩት ደስ ይሉኛል።

በአካባቢው ድልድይ አለ። እንግዲህ በአካባቢው በአካባቢያችን ድልድይ አለ። በፌደራል መንግስቱ የተሰራ ድልድይ አለ። እንደውም እኔ አሁን ለጊዜያዊነት በባህርዳር ከተማ ነው የምኖረው እና በኢትዮጵያ ትልቁ ድልድይ ተብሎ የሚጠራው የአባይ ድልድይ አለ ማለት ነው። እሱ እሱ ድልድይ አለ ማለት ነው። በጣም ደስ የሚል ቪው አለው

የምትወደው መክሰስ ምንድነው? እኔ የምወደው መክሰስ ዳቦ እርጥብ ነው እርጥብ የእርጥብ ምግብ በጣም እወዳለሁ እርጥብ እንግዲህ የሚዘጋጀው ከድንች ከዳቦና ከነዚህ ካቻፕ ነው ማለት ነው የሚዘጋጀው በጣም ጣፋጭ የሆነ ምሽት ላይ አስራ አንድ ሰዓት ላይ የሚመገቡ ዘጠኝ አሪፍ

"ብዙ ሰነዶች ታዘጋጃለህ?" ብዙ ሰነዶች አዘጋጃለሁ። ሰነዶችን ማዘጋጃቸው ለምንድነው እንግዲህ ለምሰራው ስራ ታአማኝ እንዲኖረው መረጃ ለማቅረብ ማለትም እንደዛ ሰነዶች ሰነዶች አዘጋጃለሁ። ሰዎች መረጃ ማጣቀሻ መረጃ አምጣ ቢሉኝ አሳያቸዋለሁ።

የቀን መቁጠሪያ ትጠቀማለህ? የቀን መቁጠሪያ እጠቀማለሁ። ዲጂታል የሆነ የቀን መቁጠሪያ ነው የምጠቀመው እያንዳንዱን ነገሮች ያሳየናል ማለት ነው። በዚህ ቀን ምን እንደሚፈጸም በዘንድሮ አመታት በዓላት ምን ምን እንደሚ በምን በምን ቀን እንደሚውሉ። ዲጂታል በሆነ ወይ በሶፍት ኮፒ ያሳየኛል ማለት ነው

ጠዋት በስራ ምን ታደርጋለህ? ጠዋት ላይ የምሰራው ስራ መጀመሪያ ላይ ምንድነው ኤክሰርሳይስ እሰራለሁ ማለት ነው ስፖርት እሰራለሁ በመጀመሪያ ደረጃ ስፖርት ከሰራሁ በኋላ ስፖርት ከሰራሁ በኋላ ቁርሴን እበላለሁ ማለት ነው ያወጣሁትን ኢነርጂ ለመመለስ ቁርስ አሪፍ የሆነ ቁርስ እመገባለው ማለት

ቅመማ ቅመም የበዛበት ምግብ ትወዳለህ? ቅመማ ቅመም የበዛበት ምግብ ብዙ ጊዜ በጣም አሪፍ ምግብ ነው። ብዙ ግን ቅመማ ቅመም እንግዲህ የሚበዛበት ምግብ በጣም ጠፋጭ የሆነ ጠፋጭ የሆነ አሪፍ የሆነ ምግብ ነው። ይሄን ምግብ እንግዲህ ብዙ ጊዜ በእኛ ከቤት ከሚዘጋጁ ምግቦች መካከል በዋናነት ቅመማ ቅመም የሚያዛብባቸው ምግቦች የመጀመሪያው ወጥ ነው እንግዲህ ደሮ ወጥ በጣም ምርጥ ከሚባሉ ምግቦች መካከል የሀገራችን ባህላዊ ምግቦች መካከል እንግዲህ በዋናነት የሚጠቀሰው ምግብ ነው ማለት ነው። ስለዚህ ይሄን ምግብ የተለያዩ ከየትም ከውጭ ሀገር የሚመጡ ቱሪስቶች በጣም ወደውት የሚመገቡት ምግብ ነው ማለት ነው። ይሄም ዋና ዋና ምክንያቱ ምንድነው? አሪፍ አሪፍ የሆኑ ቅመማ ቅመሞች ማጣፈጫ የሆኑ ቅመማ ቅመሞች ስለሚደመሩበት ስለሚጨመሩበት ስለሆነ ማለት ነው። ስለዚህ ቅመማ ቅመም የበዛበት ምግብ ብዙ ጊዜ እወዳለሁ። ጣፋጭ ነው ማለት ነው። ከዶሮ ወጥ በተጨማሪ ደግሞ ከመማቅመም የበዛባቸው ምግቦች መካከል እንግዲህ ክትፎ ነው። ክትፎ እንግዲህ ከስጋ በተጨማሪ ደግሞ የተለያዩ ስጋውን ለማጣፈት የምንጠቀምባቸው እንደ ብዙ ምግቦች አሉ እንደ ቅርንፍት ጥቁር ቅመም የምንላቸው ብዙ ብዙ ምግቦች አሉ ማለት ነው። ስለዚህ እነሱን እንጠቀማለን ማለት ነው። ስለዚህ ክትፎ አለ ጎረድ ጎረድ ብዙ ምግባች አሉ ማለት ነው። እነሱን የምንጠቅ አልጫ ጥብስ ብዙ ቅመማ ቅመም የሚጨመርባቸው ምግቦች ናቸው ማለት ነው። በተለይ ጥብስ አልጫ በሚሆንበት ሰዓት እንግዲህ ሁሉም ነገር የሚጨመርበት ነው። ሌላኛው ደግሞ ዳቦ ዳቦ በባህላዊ መንገድ የሚዘጋጀው ዳቦ ቅመማ ቅመም የሚጨመርበት አለ ማለት ነው። ለዛም በጣም ጠፋጭ የሆነ ሰዎች በጣም የሚወዱት አሪፍ የሆነ ምግብ አሪፍ የሆነ ጣዕም ያለው ምግብ ነው ማለት ነው። በጣም ደስ ይላል።

ለስራ ትጓዛለህ? ለስራ እጓዛለሁ። እንግዲህ ለስራ የምጓዝባቸው ቦታዎች ብዙ ቦታዎች አሉ ማለት ነው ከዚህ በፊት በስራ ምክንያት ተጉዤባቸው የማውቃቸው ማለት ነው። እኔ የምማረው ትምህርት እንግዲህ ቱሪዝም ነው ስራዬ ነው። ስለዚህ እንደ ቱሪዝም ዲፓርትመንት እንግዲህ በሀገራችን ያሉ የተለያዩ የቱሪዝም ቦታዎችን የግድ መጎብኘት ማየት አለብን ማለት ነው። እንግዲህ ስለዚህ እኔ እስከ ዛሬ በስራ ምክንያት ከተጓዝኩባቸው ቦታዎች መካከል እንግዲህ የጣና ገዳማት የመጀመሪያውን ደረጃ ይይዛሉ ማለት ነው። የጣና ገዳማት እንግዲህ የሚገኙት ወደ አርባ አራት የሚደርሱ የጣና ገዳማት አሉ ወደ አርባ የሚደርሱ የጠና ገዳመት አሉ ከእነዚህ የጣና ገዳማት መካከል ወደ ሁለቱ የሚሆኑ ቦታዎችን አይቻለሁ ማለት ነው። ስለዚህ የጣና ቂርቆስ ገዳምና የ የሪባ መድኃኒዓለም ገዳምን ሁለቱ ላይ አይቻለሁ ማለት ነው። ስለዚህ እነዚህ የጣና ገዳማት በጣም ብዙ የሆኑ ታሪክ ያላቸው ብዙ የሆነ በተለይ በሃይማኖታዊው ደግሞ በጣም ብዙ በረከቶችን የሚያገኙባቸው ሰዎች ብዙ ጊዜ በጎብኝዎች የሚጥለቀለቁ ቦታዎች ናቸው ማለት ነው። ሌላኛው ደግሞ የጎንደር አብያተ ክርስቲያናት የፋሲል ግንብ ነው የፋሲል ግንብ እሱን የማየት እድል አጋጥሞኝ ሌላኛው ደግሞ በዩኔስኮ የተመዘገቡ የሀገራችን የላሊበላ ውቅር አቢያተ ክርስቲያናት እነሱ ናቸው የሚገኙት ማለት ነው። እነሱንም የመጎብኘት እድል አግኝቻለሁ። የሀረር ጀጎል ግንብ በሌላኛው ደግሞ በዩኔስኮ ከተመዘገቡ የማይዳስ የማይንቀሳቀሱ ቅርሶች መካከል የሀረር ጀጎል ግንብ በዋናነት የሚጠቀስ ነው ማለት ነው። ስለዚህ እሱንም የማየት እድል አጋጥሞኛል ማለት ነው። እና እነዚህን ቦታዎች በማይበት ሰዓት እንግዲህ በስራ በምጓዝበት ሰዓት ሀገራችን ኢትዮጵያ ምን ያክል ሪሶርስ እንዳላት በቱሪዝሙ ዘርፍ ቢሰራበት ጎብኚዎችን ይበልጥ ከዚህ በላይ ሀገራችንን ወደው ዋና የቱሪዝም መዳረሻ እንደሚያደርጓት እንደሚያደርጓት ሙሉ እምነት ኖሮኝ ተመልሻለሁ ማለት ነው